ባጀት ታስተዳድራለህ? ብለህ ለጠየከኝ ባጀት አዎ ባጀት ማስተዳደር እችላለሁ። ብዙን ጊዜ ባጀቱ የተበጀተው እ ለወር የሚሆን ለሳስት ወር ለስድስት ወር ወይም ደግሞ ለአመት ነተበጀቸው ለወራቶቹ ወይም ደግሞ ለሳምንታቶችም በማካፈል ማስተዳደር ይችላሉ።

በትርፍ ጊዜ ማሳለፊያዎችህ ምንድ ናቸው? ብለህ ለጠየከኝ በትርፍ ጊዜዬ ከጓደኞቼ ጋር በመቀራረብ ቡና እንጠጣለን እንጫወታለን። መስራት ያለብኝን የግል ስራዬ ካለ በመስራት በተረፈ አብሮ በመውጣት ቡና ቦታ ሆኖ በመጫወት ጊዜዬን አሳልፋለሁ።

የአካል ብቃት እንቅስቃሴ ታደርጋለህ ብለህ ለጠይቅከኝ የአካል እንቅስቃሴ አደርጋለሁ። አሁን ላይ ግን በጣም በስራ ምክንያት አድርጌ አላቅም። የአካል እንቅስቃሴ ጠዋት ጠዋት በሳምንት ሶስቴ ወይን አራቴ ቀን እንቅስቃሴ አድርጎ

የስራ እድገት እየፈለክ ነ? ብለህ ለጠየከኝ አዎ ያው በስራ እድገት የማይፈልግ የለም እንደዛው በምሰራው ስራ ውጤታማ መሆን ትርፋማ ስራ በመስራት ለምሰራው ስራ አስደሳች በመስራት የተሻለ ቦታ ላይ እንድሆን እፈልጋለሁ።

ብዙ ሰናዶች ታዘጋጃለህ ብለህ ለጠየከኝ። ብዙ ሰነዶች አላዘጋጅም። ግን ስራ በምንሰራ ስራው ለይ። እያንዳንዷን ስራ የሚፈጸመውን ነገር በሰነድ እንይዛለን። ጊዜ እናዘጋጀለን ሳምንት እንዴት ማየት እንዳለብን በወር። እሱን እሱን እንይዛለን

ቅሬታዎችን እንዴት ታስተናግዳለህ? ብለህ ለጠየከኝ ቅሬታዎች ደረጃ አላቸው። ይኸው ቀላል የሆኑ ቅሬታዎ ከሆነ ሰዎቹ ቅሬታ የተፈጠረባቸው ሰዎች መሃል በማግባባት በመናገር እርስ በራሳቸው እንዲረዳዱ በማድረግ ቅሬታዎችን ማስወገድ ይቻላል።

ምን? የቤት እቃዎችን ትጠቀማለህ ብለህ ለጠየከኝ የቤት እቃዎቹ ለሰው ልጅ አስፈላጊ የሆነ እቃዎች አሉ። የቤት እቃዎችን እነዛን እጠቀማለው ለምሳሌ ጠረፔዛ አለ መቀመጫ አለ። መኝታ አለ እነዚህ የቤት እቃዎች ናቸው።